በጀት ታስተዳድራለህ ወይ ለሚለው ጥያቄ? ያው እንግዲህ በጀት ሲባል የሆነ ገንዘብ ለተወሰነ ጊዜ ማስቀመጥና ያንን ገንዘብ ለታሰበበት አላማ ማባል ሲሆን። እኔ ደግሞ በጣም ትልቅ የሚባል ሳይሆን በመጠኑ ትንንሽ በጀቶች አሉኝ። ስለዚህ የነዛን በጀቶች በራሳቸው ጊዜ እሰራለሁ ማለት ነው

መዘመር ትወዳለህ ወይ? አዎ መዘመር እወዳለሁ ምክንያቱም ስዘመር ያው እንግዲህ ሰው በተለያየ አይነት ሁኔታ ውስጥ ሆኖ በሚዘመርበት ጊዜ ካለበት ጭንቀት ከተለያዩ ሁኔታዎች ውስጥ የመውጣት እድሉ ስለሚሰፋ እኔም በምዘምርበት ጊዜ እንደዛ አይነት ነገር ይገጥመኛል ማለት ነው

ቀርቀሃ እኔ ባለውበት አካባቢ አያድግም። እኔ ያለውበት አካባቢው ትንስ ቆላ ስለሆነ በዚህ አካባቢ ላይ ቀርከሃ የማደግ እድሉ በጣም ጠባብ ነው። እና እንደምናውቀው ቀርከሃ ደግሞ ለማደግ ደጋማ ወይም ወንዝ አካባቢ ስለሚሆን የሚያድግ እዚህ አካባቢ ቀርከሃ አላስተዋልኩትም የለም አያድግም ማለት ነው

ወተት አዎ እጠጣለሁ። ወተት ያው እንደምናውቀው ከከብቶች የሚገኝ የተፈጥሮ ውጤት ሲሆን ይሄም ደግሞ በውስጡ የተለያዩ ንጥረ ነገሮችን ይዟል ማለት ነው። ከነዛም ንጥረ ነገሮች መካከል ለጥርሶቻችን ጥንካሬ ለአጠንቶቻችን ለአጥንቶቻችን ጥንካሬ በጣም ጠቃሚና አስፈላጊ የሆኑ ንጥን ነገሮች አሉት

የትውልድ ከተማ የት ነው ለሚለው ጥያቄ? እኔ ያው የትውልድ ከተማዬ አርባ ምንጭ ነው ማለት ነው። በዋነኝነት ግን አርባ ምንጭ የምትገኘው በደቡብ ኢትዮጵያ። አካባቢ ሲሆን በኢትዮጵያ ውስጥ ጥሩ ከሚባሉ እና ለመኖር አመቺ ከሆኑ ከተማዎች አንዷ ነሽ ማለት ነው። ስለዚህ አርባ ምንጭ ነው የተወለድኩት

የቤት ጣሪያ ምን የተሰራ ነው? ወይም የቤት ጣሪያ ከምን የተሰራ ነው ለማለት የተፈለገ እንደሆነ? የቤት ጣሪያዬ ሲሜንቶ ነው ማለት ነው። ይህም ደግሞ የምኖርበት ህንፃ። ዩኒቬርስቲው ማለት ነው እና በጣም እስከ አራተኛ ድረስ ከፍ ያለ ህንፃ ስለሆነ ጣሪያው የሚገኘው ከላይ ከፍተኛ በመጨረሻው ስፍራ ነው ማለት ነው። ስለዚህ ከታች አካባቢ ያለነው እኛ ደግሞ ጣሪያችን

ጊዜህን በደንብ ታስተዳድራለህ ወይ ለሚለው ጥያቄ? አዎ አስተዳድራለሁ። የማስተዳድርበትም ደግሞ በትምህርትና ትምህርት ነክ በሆኑ ነገሮች አንዳንድ ጊዜ ደግሞ እንደዚህ አይነት ስራ ራሱ በሚገኙበት ጊዜ በእንደዚህ አይነት ስራወች ላይ በመሳተፍ ነው ማለት ነው። ስለዚህ አዎ አስተዳድራለሁ።

መስኮትህን ክፍት ትተዋለህ ወይ ለሚለው ጥያቄ? መስኮቴን ቀንቀን ክፍት አል ተወውም። ማታ ማታ ግን በጣም ሞቃት ማለቴ ቀን ቀን እከፍተዋለሁ። አንዳንዴ ጊዜ የምከፍትበትን ምክንያት ቀን ቀን በጣም ሞቃት ሊሆን ስለሚችል ቀን ቀን እከፍተውና ማታ ማታ ደግሞ ስለሚበርድ እዘጋዋለሁ ማለት ነው

ባህላዊ ልብስ ትለብሳለህ? አዎ እለብሳለሁ ምክንያቱም ባህሌ እኔም ምወከልበት ያደኩበት የኖርኩበት ሀገሬ የምትወከልበት ስለሆነ ባህላዊ ልብስ መልበስ ማለት የሀገርን የህዝብን ባህል ለሌላ ማስተዋወቅ ስለሆነ እንደዛም ነው ብዬ ስለማስብ እለብሳለሁ

በየትኛው እጅ ትጽፋለህ የሚለው ጥያቄ? ያው እኔ በቀኝ እጄን የምጽፈው በቀኝ እጄ መጽሐፍ የጀመርኩት ህፃን እያለሁት እጅ እያለሁት ገና ትምህርት ስጀምር ነው ማለት ነው። እና እስካሁን ድረስ ብዙም ስራ የምሰራው በቀኝ እጄ ነው። እና ደግሞ እግሬንም እንኳን ስትጫወት በቀኝ እግሬ ነው የምጫወተው ማለት ነው

"የድርጅት ዝግጅቶችን ትሳተፋለህ?" የድርጅት ዝግጅቶችን አዎ እሳተፋለሁ። እና ድርጅት ከሚባሉት ለምሳሌ ሃይማኖት ተቋማት ራሱ አንድ ራሳቸውን የቻሉ ትልቅ ድርጅቶች ናቸው ብዬ ስለማስብ ማለት ነው። ስለዚህ በሃይማኖት ተቋማት ውስጥ በሚዝ በሚዘጋጁ ፕሮግራሞች ውስጥ ተሳታፊ ተሳታፊ

የስራ ጊዜ ገደብ ታስተካክላለህ? አዎ አስተካክላለሁ። ምክንያቱም ስራ ጊዜ ገደብ ካልተስተካከለለት ሊደራረብ አንድ በአንዱ ላይ ተደራርቦ ሊያጨናንቅ ስለሚችል የሰራ ጊዜ ገደብ ያስፈልጋል ማለት ነው። ስለዚህ ስራ በማይሰራበት ጊዜ ደግሞ ራሳችንን እረፍት ማድረግ ስለሚኖርብን አዎ አዘጋጃለሁ

በሰአት የምትደርስ ሰው ነህ? አዎ በሰአት እደርሳለሁ ሰአቴን በአግባቡ የምጠቀም አይነት ሰው ነኝ ሰዓት በሽርራፊ ሁላ ሳላስቀር እጠቀማለሁ ስለዚህ አዎ በሰአት የምደርስ ሰው ነኝ ማለት ነው ፕሮግራሞች ሲኖሩኝ የተለያዩ ዝግጅቶች ምናምን በሚዘጋጁበት ጊዜ በሰአቱ በመድረስ ፕሮግራሞቹን እካፍላለሁ እሳተፋለሁ።

በባህላችሁ ሰርግ እንዴት ይከናወናል ለሚለው ጥያቄ? እንግዲህ በባህላችን ውስጥ። በጣም እንደዚህ አይነት ወግ አጠባቂ የሆነ ባህል ስላለኝ በጣም በከባዱ ሁኔታ ዘመድ አዝማር በተሰበሰበበት ነው ማለት ነው በዓል የሰርግ በዓል የሚከበረው ማለት ነው። ስለዚህ በዚህ መልኩ ነው በዓል ሲከበር የማውቀው

በቡድን መስራት ትወዳለህ ወይ ለሚለው ጥያቄ? አዎ እወዳለሁ ማለት ነው። እንደ ሁኔታዎች ይወሰናል ለምሳሌ ስራው በጣም ከባድ እና ብዙ ጉልበት እሚፈልግ ከሆነ በግሌ አልሰራውም። በ በቡድን በመሆን ይህንን ስራ እሰራዋለሁ ነገር ግን ቀላልና ብቻየን መስራት እምችልው አይነት ስራ ከሆነ ብቻዬን እሰራዋለሁ ማለት ነው። ስለዚህ በቡድን እንድሰራም ብቻዬንም እንድሰራ የስራው አይነት ነው እሚወስነው